ሰዎችን ታስተዋውቃለህ ነው የሚለው ሰዎችን እንግዲህ በደንብ አድርጌ ነው የማስተዋውቀው ለምሳሌ ጓደኞቼን ለሌሎች ጓደኞች ማስተዋወቅ ሊሆን ይችላል ቤተሰቡን ከጓደኞች ሊሆን ይችላል የመብሪያ ቤት ሰራተኞችን የስራ ባልደረቦቼን ወደ ሌላ ሰው ማስተዋወቅ ሊሆን ይችላል ስለዚህ በተለያየ መንገድ ላስተዋውቅ እችላለሁ ማለት ነው። ምንድነው? ይሄን በማስተዋወቅ ሒደት ውስጥ መጀመሪያ ስለዛ ሰው መልካም ነገሮችን ፈልጌ ፈልጌ ጠይቄው በመናገር አስተዋውቃለሁ ማለት ነው። ስለዚህ በዚህ መልኩ አስተዋውቃለሁ አንደኛ ሰዎችን ስናስተዋዉቅ በዋናነት ምንድነው ማድረግ ያለብን? ብዙ ጊዜ ስለ በጎነታቸው ነው መጀመር ያለብን አለብን ምክንያቱም በጓደኞቻችን እንደዛ ካልሆነ ጥሩ ላይሆን ይችላል ማለት ነው። ስለዚህ ጓደኞቼን ለማስተዋወቅ በማይክም መድረክ ላይ በዚህ መልኩ አስተዋውቃለሁ ማለት ነው። ይሄንን ይመስላል በማስተዋወቅ በኩል ያለኝ ነገር

በዚህ በለምን ያህል ጊዜ በዚህ ስራ ውስጥ ሰርተሃል ነው? በዚህ ስል ሲል እንግዲህ ጥያቄው ግልጽ ባይሆንም። በዚህ ስራ ማለት በዚህ በሳይለንሱ ስራ ውስጥ ከሆነ የመጀመሪያ ጊዜ ነው። ምክንያቱም ገና አሁን መጀመሪያ ነው በአማርኛ ሪከርድ ውስጥ እየሰራሁኝ ነው በአማርኛ ቅጂ ላይ። እንደማለት ነው ይህ የአማርኛ ቅጂ እንግዲህ በደንቡ ወጥሬ ጊዜና ሰአቴን ሰውቼ እየሰራሁኝ ነው። ከጀመርኩኝ አንድ ወር ሊሆነኝ ትንሽ ቀናቶች ናቸው የቀሩኝ። ስለዚህ እንግዲህ በደንብ ተግቼ ሰርቼ ይከፈለኛል ብዬ ወጥሬ እየሰራሁ ነው። ይኸው ለምሳሌ አሁን ሰዓቱ ከሌሊቱ ሰባት ሰዓት ተኩል ይላል ግን ለአላማ ስላለኝ ለአላማዬ ቆርጠኛ ነኝ አልተኛም ብዬ ለዚህ ስራ በትጋት እየሰራሁኝ እገኛለሁኝ። ስለዚህ እኔ ለመጀመሪያ ጊዜ ነው እየሰራሁ ያለሁት ክፍያም ገና አልወሰድኩም። ስለ ሳይለንስ ከሆነ ስለዚህ ጥያቄው ግን ብዙ ግልጽ ስላልሆናልኝ። ምንድነው በዚህ ስራ በአሁን ባለውበት የስራ መስክ ከሆነ ሶስት አመት ያክል ተቀጥሬ እየሰራሁ ነው ያለሁት። በዚህ በሶስት አመት ውስጥ እንግዲህ በጣም ብዙ የልምድ እንትኖችን አካብቻለሁኝ ከእነዚህም ውስጥ እንግዲህ አሁን ለመወዳደር ዝግጅት ላይ ነኝ። የስራውን ውድድር ለማድረግ ደግሞ የተለያዩ ወረቀቶች ያስፈልጉኛል ለምሳሌ አንደኛ አራት አመት የስራ ልምድ መኖር አለብኝ። ስለዚህ እነዚህ እነዚህ ነገሮች ስለሚጎሉኝ ግዴታ አሁን ባለሁበት ስራ ላይ። እንደተቀጠርኩ ነው ያለሁት አንድ አመት ሁለት አመት ከ አራት ወር በሰምንት ወር ሁለት አመት ከሰምንት ወር ላይ እገኛለሁኝ ማለት ነው። በቅጥሩ በሳይለንስ ሳይሆን በቅጥሩ ላይ ማለት ነው። ስለዚህ ይሄን ያህል አመት ሰርቻለሁ። እንግዲህ በቀጣይ ምንድነው የማቅደው ራሴን ለማሻሻል በየጊዜው ደግሞ የተለያዩ የስራ ደረጃዎችን የመቀየር እቅድ ውስጥ ነኝ ያለሁት። እንደ እግዚአብሔር ፍቃድ እንግዲህ በየቀኑ የምታጋው ለዚሁ ነው። እና በጣም ትልቅ አላማ ያለኝ ሰው ነኝ። በዚህ በአንድ ቦታ በስራ ቦታው ላይ ስለቆየ ብቻ የሚል እምነት የለኝም። ግን ለስራው በስራው ቦታው ላይ ያለውን ሀላፊነት በብቃት ተወጥቷል የሚለውን ነገር ነው ብዙ ጊዜ የማየው። አንድን ስራ በብቃት መወጣት እና እድሜው ለዛ የስራ ሀላፊነት አልደረሰም በሚል ተልካሻ ምክንያት የሰው ልጅ ወደኋላ መጎተት የለበትም። ምክንያቱም አሁን እድሜ ሳይሆን የእውቀት ደረጃ ነው የሚወስድ ነው። አሁን በእኛ የሰራ አደላደል የሰራ ደረጃ ውስጥ አንድ ሰው ያንን እዛው ላይ ማስራት የምችለው ከሆነ ምንም አይነት የስራ ልምድ ሊገድበው አይገባም። ምንም እንኳን ቀጥታ ማስገባት በጣም ከባድ ቢሆንም አሁን ቀጥታ ከ ከአስተዳደር አራቢ ካልሆነ ወደ አስተዳደር ለመግባት በጣም ከባድ ነው። ያው ትንሽ የአስተዳደር ላይ የስራ ልምድ ይጠይቃል። ግን አስተዳደራዊ ያልሆኑ ስራዎችን ያንን ስራ ብቻ መስራት ከቻለ አንድ ሰው መቀጠር አለበት ብዬ ነው የማምነው። ስለዚህ አሁን ያለሁበት ፖዚሽን ላይ ሶስት አመት ሊሆነኝ ነው ከሶስት አመት በኋላ ደግሞ ወደ አዲስ ፖዚሽን እቀይራለሁ ብዬ አስባለሁኝ። ግን አመቱ የሚፈቅድልኝ አራት አመት ሲሞላኝ ነው መቀየር የምችለው። አሁን ላይ ሰው ገና ሶስት አመት አልሞላኝም ግን ይቻላል ብዬ ስለማምን መቀየር እችላለሁ ማለት ነው። እስቲ ስለ ወደ ሳይለንስው ደግሞ ልመለስና እንግዲህ በዚህ በሳይለንስው ቆይታዬ በጣም ደስተኛ ነኝ። በጣም ይከፈለኛል ብዬ ደግሞ በትጋት እየሰራሁ ነው የምገኘው እንግዲህ። እና በጣም ጥሩ ስራ ነው በእውነት ሀሳቤን ሳልደብቅ ሳልሸሽግ ነው እንግዲህ በደንቡ ሀሳብ እየሰጠሁ ያለሁት። እንደ እግዚአብሔር ፈቃድ ደግሞ እንደ ትጋት እንደ አሰራርም ጥሩ ክፍያ እንደሚመጣ ተስፋ አደርጋለሁኝ። ስለዚህ ጥሩ ክፍያ ነው የምጠብቀው ጥሩ ስራንም ደግሞ አቅርቤያለሁ ብዬ ነው የማስበው። አቅርቤያለሁምም ሁሉንም ነገር በትጋት ነው እየሰራሁ ያለሁት ስለዚህ ጥሩ ነገር እጠብቃለሁኝ ማለት ነው። ለምን ጊዜ በዚህ ጊዜ ሰርተሃል? አዎ